አዎ ብዙ ጭስ አለው። ሁሌም ቢሆንም አንዳንዴም ብዙ እንትን ማለት እችላለሁ። ማለት በቃ በተለያዩ ነገሮችን ብዙ ጥንሸሳለሁ ማለት ነው። ስለዚህ ያው ብዙ ጥንሸሳለሁ።

እኔ የምወደው የዳቦ አይነት ጣፋጭ አይነት ነገር ሁኖ ድፎ ስታይል ቢሆን በጣም ደስ ይላል። እና ደግሞ በብዛት የምወደው እንደዚህ አይነት ደቦ ነው የምትልሽ የሚጠፍጥ ትኩስ ነገር። በተለይ ትኩስ ደቦ ከሆነ ደስ ይለኛል። እንደወጣሁ ከመጋገሪያ እንደወጣ የወጣ ዳቦ ከሆነ በጣም ደስ ይላል። ሲበላም ይጣፍጣል እዛ ላይ ከሽ ከሽ ሲል በጣም እንትን ይላል። እና ደግሞ ውስጥም የመቀበል ባህሪ ስላለ ትኩስ ዳቦ በጣም ደስ ይለኛል። ሲቀጥል ደግሞ ድፎ ዳቦ ድፎ ዳቦ ከሆነ በጣም ደስ ይለኛል። የ ገብስ የገብስ ዳቦ እንደዚህ እንደዚህ ዳቦዎች በቃ በጣም ይመቹኛል ማለት ነው።

ለሌሎችም ማስተማር እችላለሁ። በምችለው ከሆነ ወይም ደግሞ በማውቀው ነገር ከሆነ እኔ የማውቀው ነገር ለሌሎችም ማሳወቅ ማለት ነው ማስተማር ማለት ሌላ ትርጉም ስለሌለው። አሁን ሌሎችንም ማስተማር እችላለሁ በምችለውና በእውቀቴ ልክ ማለት ነው። ከእውቀቴ በላይ ለሆኑ ሰዎች። ምንም ማስተማር አልችልም ምክንያቱም ከእኔ ከእውቀት ከእኔ ከምኔ ለኔ ካለኝ እውቀት በላይ ከሆኑ ለነሱ ማስተማር ትንሽ ስለሚከብድ ለነሱ ማስተማር አልችልም። ግን ደግሞ በእውቀቴ ልክ በማውቀው ልክ ለኔ በገባኝ ልክ ሌሎችን ማስተማር ማስረዳት እችላለሁ። ምክንያቱም በቃ በዛ ነገር ላይ እኔ ብቁ ነኝ ብዬ ካሰብኩኝ ሌሎችንም ደግሞ የማስተምር ችሎታ ይኖረኛል ማለተ ነውደግሞ አቅም ይኖረኛል።

የድሮ ፎቶዎቼን አልይዝም። ምክንያቱም ስልክ ባልነበረበት ጊዜ ባልነበረኝ ጊዜ ስለሆነ የተነሳዋቸው ፍቶዎች በስልክ ካልሆነ በወረቀት ከሆነ ይቆሽሻሉ ይበላሻሉ ምናምን። እንደዛ ስለሆኑ የድሮ ፎቶች የሉኝም ጭምር። ግን ደግሞ ስልክ መያዝ ከጀመርኩ ወይም ደግሞ እነዚህ ስማርት ስልኮችን መጠቀም ከጀመርኩኝ በኋላ የተነሳዋቸው ፎቶዎች አሉኝ እይዛለሁ። ብዙም በፌስ ቡክ ላይ ማስቀመጥ እችላለሁኝ ማለት ነው። ስለዚህ በፌስቡክ አስቀምጬ እነሱን መጠቀም እችላለሁ። እና ያለው ነገር ይሄ ነው የድሮ ፎቶዎቼን አዎ እይዛለሁ። ሙሉ በሙሉ ሙሉ ባይባልም ምኑ ለምኑ ላይዝ እችላለሁ። ግን ደግሞ በተቻለኝ መጠን የሚያዛች ፍቶዎች አሉኝ

ሳህኖችን ማጠብ አልወድም። በአጠቃላይ እቃ እቃ የሚባል ነገር ማጠብ አልወድም። ምናልባት ግዴታ ካልሆነ በስተቀር እቃ ማጠብ አልወድም። በተለይም እነዚህ ሳህኖች ምናምን እነሱን በተለይ ማጠብ እልወድም። እኔ የምወደው ትንሽ ሲኒ እነሱ እነሱን ነው ማጥብ የምወደው። ከዛ በላይ እነዚህ ሳህኖችን ትሪዎችን ድስቶችን እነሱ እነሱን ማጠብ አልወድም። ደስ የማይለኝ ምክንያቱም ዘይት ምናምን ነገር ስለሚነካቸው በዛ ምክንያት እነሱን ማጣብ አልወድም። እኔ በቃ ማጠብ የምፈልገው ካጥብኩም ደግሞ ሲኒ ነው

በቀኝ እጄ ነው የምጽፈው። እኔ በቀኝ እጄ ነው የምጽፈው ምክንያቱም አቀላጥፌ መጽሐፍ የምችለው በቀኝ እጄ ነው። ተፈጥሮ የተፈጥሮ እጅ በሚባል ወይም ደግሞ በቀኝ እጅ ሁሉም ነገር የሚደረገው በቀኝ ስለሆነ። ሁሉንም ነገር የማደርገው በቀኝ ስለሆነ እንደ ሌሊት እንደ የትኛውም ስራዬ ለጽሁፍ የምጠቀመው ደግሞ ቀኝ እጄ ነው። በግራ መጻፍ እችላለሁ ግን ትንንሽ አንድ አንድ ፊደል ቀስ እያልኩኝ ካልሆነ በስተቀር። ያ ስለሆነ በቀኝ እጅ ነው ሁል ጊዜ የምጠቀመው። በቀኝ እጄ በደንብ አድርጌ ስለምጽፍ ፈጥኜም በቃ እንደፈለኩኝ አድርጌ ስለመጽፍ። ሁል ጊዜ የምመርጠው እጄ ቀኝ እጄ ነው። እኔ ሁሌ ጊዜ መጻፍ የምፈልገው የምጽፈውም ቀኝ እጄ ላይ ነው።

የሰራ ቦታዬ ጭር ያለ ሰፈር ነው ብዙ ስራ የለውም ይሰራል የተወሰነ ቀን ደግሞ አይሰራም የሚያስደስት አይደለም። እና ደግሞ ምንም አይነት እንትን የለም ደስ የማይል ቦታ ነው ማለት ነው የሆነ ለስራ እንኳን የማያነሳሳ ቦታ ነው። አዲስ ሳይት ነው አዲስ ሳይት ከመሆኑም የተነሳ ህዝብ ብዛት የለውም አነስተኛ ህዝብ ብዛት ያለው ቦታ ስለሆነ የሰራ እንቅስቃሴው በጣም አነስተኛ ነው ዝቅተኛ ነው የስራ ቦታው እንደዚህ ቀዝቀዝ ያለ ቦታ ነው እና የኔ ስራ ቦታዬ ይሄንን ይመስላል።

አዎ አንድ ሰው በስራ እስካለ ድረስ አስተያየት መቀበል መውደድ አለበት። ምክንያቱም በዛ ስራ ላይ ባለበት ስራ ሁኔታ ላይ መጥፎ ነገር ቢሰራ ያንን መጥፎ ነገር ማረም የሚችለው አስተያየት ሲቀበል ብቻ ነው። ካልሆነ መጥፎ ወይም ደግሞ የማይሆን ነገር እያደረገ ራሱ አስተያየት ከሌላ ቦታ ካልተነገረው ይሄ ሰው ጥሩ እየሰራ ስለሚመስለው አስተያየት መቀበል ግድ ይላል ማለት ነው። ምክንያቱም በቃ አስተያየት ከተሰጠው ያ ሰው የሆነ ነገር ማስተካከል ይችላል። ይሄ ይሄ እኮ ትክክል አይደለም እንደዚህ እንደዚህ አይነት ነገር ነው ይሄ ነገር እንደዚህ ነው ቢለኝ አንድ ሰው እኔ ያንን አስተያየቱን እቀበላለሁ። አስተያየቱን ተቀብዬ ያንን የተሳሳትኩትን ማረም ማስተካከል እችላለሁ ማለት ነው።

በመስመር ላይ ቪዲዮ ነው። በዚህ ጊዜ ደግሞ ቪዲዮ ወይ ስራ በሌለበት ሰዓት ምናምን ሲደብር። ያው እምትዝናናበት ነገር ከሌለ የሚያስፈልገው ቪዲዮ ማየት ነው። ቀጥታ ያለህ አማራጭ ቪዲዮ ስለሆነ ቪዲዮዎችን የተለያዩ ቪዲዮዎችን በማየት ያኛውን ድብርትህን መንሳት ትችላለህ ማለት ነው። ቪዲዮውን የመስመር ላይ በጣም አያለሁ ለምሳሌ ከዩቲዩብ በጣም ቪዲዮ የማየው ብዙ ቪዲዮዎችን አያለሁ ለምሳሌ የስራ ኮርስ ሊሆን ይችላል የኦንላይን ስራ ሊሆን ይችላል። ስለ ሃይማኖት የሚያስተምር ሊሆን ይችላል የተለያዩ የተጫኑ ቪዲዮዎችን ከዩቲዩብ እመለከታለሁ ማለት ነው። ስለዚህ በመስመር ላይ ቪዲዮ እመለከታለሁ

እጅመጨባበጥ አወ እወዳለሁ ምክንያቱም ሰለምታ ስለሆነ ሰላምታ ሰላምታ ለሰው ማቅረብ እጅ መጨባበጥ በጣም አሪፍ ነው። ያው ወንድህ ከሆነ ችግር የለውም እጨብጣለሁ። ሴት ከሆነ ግን ያው በእምነት እንደ እምነት ስለማይፈቀድ የሴትን እጅ መጨበጥ አልወድንም። የወን እጅ መጨበጥ ግን እወዳለሁ ምክንያቱም ሰላምታ መለዋወጥ ፈጣሪም ዘንድ ደስ የሚያሰኝ ነገር ስለሆነ መጨበጥ እወዳለሁ። በተለይ አሁን በተለይ በተለይ ከምታውቀው ሰው ጋር ከሆነ ሲሆን ደግሞ በጣም ደስ ይለናል። ያ ስለሆነ አዎ እጅ መጨባበጥን እወዳለሁ። ግን አንዳንዴ አዎ የመጨበጥ የማትወድበት ጊዜ ሊኖር ይችላል። እጅህ የቆሸሸ ምናምን ነገር ሲሆን የሰውን እጅ ለመጨበጥ ትንሽ ሼም ያሲዛል ማለት ነው

ቡና መፍጨት አውቃለሁ ልምድ ምናምን ነገር ስለማያስፈልግህ ቡና መፍጭት አውቃለሁ ፈጭቼም አቃለሁ። ቡና ሁል ጊዜ እፈጫለሁ። በመፍቻ ስለሆነ በጣም ቀላል ነገር ነው። ስለዚህ ፈጫለሁ ቡና

ከፀሀይ የምደበቀው እቤት ውስጥ በመግባት ነው ወይም ደግሞ ጥላ በመያዝ። ውጪ ባለመዉጣት ነው። ከፀሀይ የምደበቀው ሌላ መንገድም ስለሌለ። ከፀሀይ የምደበቅበት እኔ በብዛት እቤት ውስጥ በመሆን ነው። ከፀሀይ መደበቅ የምችለው።

የሽያጭ ግቦች አሉኝ። ከግቦች የመካከል አንዱን ሰውን በደንብና በ አጽንኦት ወይም ደግሞ አረጋግጦ በመያዝ ቀስ ተነጋግሮ ቀስ አድርጎ ማንም መናገር ማሳመን ማለት ነው

የወተት የወተት ተዋጽኦ ወተት ራሱን ጨመሮ የወተት ተዋጽኦ በምን እወዳለሁ። ለምሳሌ ቅቤ ብንል ቅቤ በጣም እወዳለሁ። እርጎ ራሱ ትኩስ ወተት። እነዚህ እነዚህ ነገሮችን ጀምሮ እኔ በጣም ይመቹኛል

የጠዋት እለታዊ ተግባራችን ምንድነው? ዋናንና ትልቁ ነገር ግዴታም ጭምራችን የሆነው ምንድነው? ሰላት መስገድ ነው። ጠዋት ሰላት ነው የምንሰግደው። ከዛ በኋላ ቁርስ ምናምን ነገር በልተን ወደ ስራችን መሄድ ነው። ጧት ጧት በቃ ከዚህ ውጪ የለም

በቀን አረ ቤቱ ሰዓት እጠቀማለሁ ስምንት ሰዓትም አስርም ሰዓት ልጠቀም እችላለሁ። ግን በቃ ምንም ምንም ጥርጥር የሌለው እነሰ ከተባለ ስድስት ሰዓት። አምስት ሰዓትን ስልክ በመጠቀም አሳልፋለሁ።

አዎ የእቃ ቁጥጥር አደርጋለሁ። ምክንያቱም ሊያከስረኝም ስለሚች። ትርፍና ኪሳራዬንም የማውቀው በእቃ ቁጥጥር ነው። በቃ ቁጥጥር ላይ በጣም ትኩረት ሰጥቼ የምሰራበት ጉዳይ ነው። ምክንያቱም የመክሰር እና የትርፍ ጉዳይ ስለሆኑ ማለት ነው።

ስብሰባ አናደርግም። ምንም ስብሰባ አላደርግም ስብሰባ እንኳን የመንግስት አካል ስብሰባ ይጠራናል ጉዳዮችን ሰብስቦ በዲ በዚህ ጉዳይ ላይ ምናምን ነገር ብሎ ያወያያል። በዛ ስብሰባ ነው ያልተሳተፍም። እኔ ስብሰባ ስለማልወድ ምንም ስብሰባ አልሳተፍም

የድርጅት ዝግጂቶች ላይ አልሳተፍም። ምክንያቱም በእንደዚህ አይነት ነገር ምንም አይነት ተሳትፎ ወይም ደግሞ ውስጣዊ ፍላጎት ስለሌለኝ። በዚህ በድርጅት ዝግጂቶች ላይ አልሳተፍም።

ከስራ ባልደረቦቼ ጋር አዎ በጣም በጣም ጥሩ ጥሩ እጅግ በጣም ጥሩ በጣም ጥሩ የሚባል ግንኙነቶች አሉኝ። ከሁሉም ጋር መግባባት እችላለሁ። ከሁሉም ጋር እግባባለው ነው ማለት ነው።

ማሰላሰል አደርጋለሁ። ምክንያቱም አንድን ነገር ከመወሰን በፊት ወይም ደግሞ ከማድረግ በፊት። ምንድነው መወሰን ነው። ከመወሰን ቀጥሎ ምንድነው ማሰብ ወይም ደግሞ ማሰላሰል ነው። ስለዚህ ማሰላሰል ግዴታ ነው። ስለዚህ ማሰላሰል አደርጋለሁ አሰላስላለሁ ማለት ነው

የስራ ምግባርን አክብራለሁ። አንድ ሰው ስራ የሚሰራው ወይም ደግሞ ስራን መስራት የሚችለው ለስራ ምግባር ወይም ደግሞ ለስራ ደንብ ወይም ደግሞ ህግ ክብር ሲኖረው ወይም ደግሞ ለስራው ለራሱ ክብር ሲኖረው ነው። ስራ መስራት የሚችለው ስራ ምግባርን ካላከበረ አንድ ሰው። ይሄ ሰው ስራ መስራት አይችልም ማለት ነው። ስለዚህ እኔ የስራ ምግባርን በደንብ አድርጌ አጥብቄ ነው የማከብረው። ምክንያቱም ስራ ክቡር ነው። መከበር ያለበት ነገር ስለሆነ ማለት ነው።

አዎ የቪዲዮ ጥሪ አደርጋለሁ ኢሞ ላይ በአካል ማግኘት እማልችላቸውን ሰዎች በኢሞ የቪዲዮ ጥሪ አማካኝነት እነዛ ሰዎችን በቪዲዮ ጥሪ አድርጌላችው እናወራለን በቪዲዮ ማለት ነው። ስለዚህ በጣም ብዙ ጊዜ ከቤተሰብ ጋር በተለይ ከጓደኞቼ ጋር ከተለያዩ ሰዎች ጋር የቪዲዮ ጥሪ አድርጌ አውቃለሁ።

በኛ ባህል ሰርግ መጀመሪያ ሽማግሌ ይላካል። ሽማግሌዎች ተልኮ። በወንዱ በኩል ሶስት እና ከዛ በላይ ሽማግሌዎችን። ይነሳሉ እነዚህ ሽመግሌዎች ሴቷ ጋር በመሄድ የኒካ ፕሮግራም ያደርጋሉ። ከኒካ ፕሮግራሙ በኋላ ደግሞ የሰርግ ቀጠሮ ይጣላል። የሰርጉ ቀጠሮ እለት የሰርጉ እለት ወንዱ ልክ የሰርጉ ቀጠሮ ሲደርስ ሴቷ ቤት በመሄድ ሴቷን ይዞ ይሄዳል ማለት ነው

ገመድን አዎ ለተለያዩ ነገሮች እጠቀማሉ። ለአብነት ያክል ለመዝለያ። ለመዝለያነት እጠቀማለሁ ገመድን። ለልብስ ማስጫ ገመድን እጠቀማለሁ። እና ደግሞ የተለያዩ እቃዎችን ለማሰር ገመድን እጠቀማለሁ።

ከደንበኞቼ ጋር ያው ምናልባት እቃ ሊሸምቱ ከመጡ እንጂ በሌሎች በመገናኛ ዘዴዎች ወይም ደግሞ በስልክ ምናምን ነገር ወይም ደግሞ ቦታ ተቀጣጥሮ በዛ ቦታ ላይ አንገናኝም። ነገር ግን ሱቅ ወይም ደግሞ ስራ መስሪያ ቦታ ከመጡ እንገናኛለን።

አይ ወደ ሱቅ ከመሄዴ በፊት ምንም አይነት ዝርዝር አልጽፍም። ከቤት እወጣለሁ። ወደ ሱቅ እሄዳለሁ ሱቄን ከፍቼ እቃ ደርድሬ አስተካክዬ ቤት ይሄን ወልውዬ ጠርጌ ቁጭ እላለሁ ማለት ነው።

የማስታውሰው ጥሩ መምህር አለ። በጣም በጣም ምርጥ መምህር ነው። ሀሰን ይባላል የኔ አስተማሪ የቋንቋ አስተማሪዬ ነበር። እና ምንድነው ሁል ጊዜ ይምክረኝ ነበር አንተ ጥሩ ደረጃ የምትደርስ ልጅ ነህ ምናምን ነገር እያለ የሚመክርኝ አስተማሪ ሁሌ ጊዜ አልረሳሁም። ሁሉ ጊዜ አስታውሰዋለሁ።

በስራ ላይ ችግሮችን ያው የምችላቸው ችግሮችን እፈታለሁ። ማለት አንዳንድ ቀለል ያሉ ችግሮች አሉ አንዳንድ ደግሞ ከበድ ያሉ ችግሮች አሉ። ለምሳሌ ፋይናንሻል ችግር ነው ከሆነ ያለብኝ። እንደተታው ምክንያቱም ፋይናንሻል ዝቅተኛ ስለሆንኩኝ የፋይናንሻል ችግሩን መፍታት አልችልም። ሌሎች ችግሮችን ግን መፍታት እችላለሁ

የቤት እቃ የምትጠቀማቸው የቤት እቃዎች በጣም ብዙ ናቸው። እነዚህ እነዚህ ብዬ ዘርዝሬ መናገር ባልችልም ያው የተወሰኑትን ለአብነት ያክል መናገር እችላለሁ። ለምሳሌ። ቁም ሳጥን አለ ብፍ አለ ኪችን ካብኔት አለ። በጣም ብዙ ነገሮችን ሲኒዎች ድስቶች ትሪ ማንኪያ ሹካ ጭልፋ ብርጭቆ ምናምን ነገሮች አሉ።

ወተት በጣም ነው የምጠጣው። ቅድም እንደመለስኩት የወተት ተዋጽኦ ወተትን ጨምሮ በጣም ስለምወድ። ወተት በጣም ነው የምጠጣው። አንደኛ ውስጥን ያረጋግጣል። ሁለተኛ ደግሞ መድሃኒት ጨጓራ ደግሞ መድሃኒት ነው ማለት ነው።

ማንቂያ ሰዓት ወይም ደግሞ አላርም እጠቀማለሁ ሌሊት ሌሊት ወይም ደግሞ ለሰላሳ ሰዓት ከእንቅልፌ መንቃት ስለማልችል ግዴታ ማንቂያ ሰዓት ወይም ደግሞ አላርም ያስፈልገኛል ማለት ነው። ለዚህም ደግሞ አላርሙን ማንቂያ ሰዓትን እጠቀማለሁ ማለት ነው

ኢንተርኔት የለኝም። እኔ ሁል ጊዜ የምትጠቀመው የሞባይል ዳታ ነው። ኢንተርኔት የለኝም በሞባይል ዳታ ነው የምጠቀመው። ሞባይል ዳታም በጣም እንትን ነው። በጣም ወጪ ያስፈልገዋል። ኢንተርኔት በጣም አሪፍ ነው

ሰንደል አልለብስም አልወድም። ምን አልባት ከለበስኩም መስሪያ ቦታ ላይ ጫማ ለመቀየር ወይንም ደግሞ ከታጠብኩኝ በኋላ እንጂ ሰንደል ብዙም አልለብስም። ምንም አለብስም ማለት ይቻላል

እኔ የምወደው ባህላዊ ምግብ አተካና አተካና ነው። እኔ እምወደው የሚሰራው ደግሞ አተካና እሚሰራው በ ቡላ ፍርፍር ነው። ቡላ ተፈርፍሮ በምጣድ ይቆላል ከዛ ደግሞ ውሃ ተጨምሮበት ይበላል ማለት ነው። በአይብ ተደርጎ በጣም የምወደው ምግብ ነው። አተካና

በቤተሰቦቼ የምናከብረው በዓላት ሁለት አይነት በዓላት ነው የምናከብረው ወይም ደግሞ ሁለት የሮይዶች የሚባሉ አንደኛ የአርማዶን ኢደል ፍጥር ሲሆን ሁለተኛው የአረፋ ኢድ ኢደል ደሃ ነው የምናከብረው። በቤተሰብ

ሶስት ሰዓት እስከ ሶስት ተኩል ባለው እመገባለሁ። በጊዜህ ከገባው ደግሞ ወደ ቤት በጊዜ ከገባው በሁለት ሰዓት እስከ ሁለት ሰዓት ተእኩል ባለው እመገባለሁኝ። ከዛ እስከ አራት ሰዓትም ሊሆን ይችላል አርፍጄ ከገባሁ ጊዜ ገደብ የለውም።

በየሚሰራ ስራ አደርጋለሁ። ለምሳሌ ይቺን ላይ የጥቃቅን ጥቃቅን ነገሮችን መስራት። አነስተኛ የሚባሉ ነገሮችን እሰራለሁ። በእጅ በእጅ የሚሰራ ስራ አደርጋለሁ ማለት ነው።

ቅሬታዎችን እንደ አመጣጣቸው ነው እኔ የማስተናግዳቸው። ለምሳሌ አንድ ሰው በአንተ ቅሬታ አለብኝ ብሎ ቢለኝ በምንድነው ምን አደረኩህ? ምን በደልኩኝ ምን አጠፋሁ? የሚሉትን ጥያቄዎችን አቀርባለሁ። በዚህ በዚህ በዚህ በድለሀኝ በዚህ በዚህ ቅር ብሎኛል ካለኝ ይቅርታ እጠይቃለሁ።

ያው የስራ ጊዜ ሶስት ሰዓት ከሁለት ሰዓት እስከ ሶስት ሰዓት ባለው ስራ ቦታ እገባለው። እስከ አስራ አስራሁለት ሰዓት እስከ ሁለት ሰዓት ባለው ደግሞ ከስራ እወጣለው። ከዛ በኋላ ያለው ሂደት ደግሞ ያው ምንም አይልም።

ደብዳቤ መጻፍ በፊት ደብዳቤ በሚጻፍበት ጊዜ እወድ ነበረ እጽፍም ነበር። ለብዙ ሰዎች ደብዳቤ ጽፌያለሁ። ለምሳሌ ለእህቴ በጣም ብዙ ደብዳቤዎችን ጽፌያለሁ። ስለዚህ ያው ደብዳቤ መጻፍ እወዳለሁ።

አዎ ኮፍያ ማድርግ እወዳለሁ። መውደድ ሳይሆን ያው ብዙም አልወድም። ለምሳሌ ብርድ በሆነ ሰዓት ዝናብ በሆነ ሰዓት ኮፍያ ማድረግ እወዳለው። ምክንያቱም ያው ከብርድ እና ከዝናብ ለመከላከል ሲባል። ኮፍያ ማድረግ ግዴታ ስለሚሆን መውደድም መገደድም ነው።

ትንኞች ያው ማለት ያንያክል ከባድ ትንኞች አይደሉም ዝምብሎ ትንኞች ናቸው በአረንጓዴ ምናምን የሚመጡ ቢምቢዎች ናቸው። ደግሞ ትንንሽ ትንንሽ ትንንሽ ትንንሽ ትንኞች አሉ በአካባቢዎቻችን።

አወ ውሃ ማምጣት አውቃለሁ። ምክኔቱም ከሩቅ ቦታ ነበረ ውሃ የምናመጣው። ስለዚህ ከሩቅ ቦታ ለቤተሰብ ከሩቅ ሆኘ ተሸክሜ አመጣለሁ። በቃ መተጋገዝ ነው መተባበር ስለሆነ አቃለሁ። ከሩቅ ውሃ አምጥቼ አውቃለሁ።

በመስመር ላይ እማራለሁ አዎ። ኦንላይን ላይ ስለ አንዳንድ ነገሮች እማራለሁ። ከዩቲዩብ ከተለያዩ ፕላትፎርሞች ላይ። ኦንላይን ላይ እማራለሁ ስለተለያዩ ነገሮች። የስራ ፈጠራ አለ የተለያየ ነገር ስላለ። ኦንላይን ላይ እማራለሁ።

መጽሐፈ ብዙም አላነብም ማንበብ አልወድም። ከነበብኩም ያው በሞባይል የተለያየ ነገር እንጂ መጻህፍ ለይ ብዙም አይደለሁም ማንበብም አልወድም። እና መጽሐፍ ብዙ አላነብም። በጭራሽ መጽሐፍ ማንባብ አልወድም ማለት ነው

አዎ ስራዎችን በቅደም ተከተል አስቀምጣለሁ። ዛሬ ይሄን ልስራ ካልኩኝ በኋላ ደግሞ ነገ ምን ልስራ የሚለውን? በቅድም ተከ በቅደም ተከተል በዝርዝር አድርጌ አስቀምጣለሁ። ልክ በቅድም ተከተል እሰራለሁ ማለት ነው ስራዬን አከናውናለሁ

ዶሮ የለኝም፣ ዶሮ የለኝም። ያው ሌላ ጊዜ ምናምን በበዓል ልገዛ እችላለው እንጂ ኖርማል የማረባው ዶሮ የርቢ ዶሮ የለኝም። በዓል ሲደርስ ግን የሚታረድ ዶሮ እገዛለሁ እንጂ አሁን ላይ ኖርማል የርቢያ የሆነ ዶሮ የለኝም።